ለበርጎ አድራጎት ስራዎች በርካታ ጊዜ ተሳትፈረ አውቃለሁ። ምክንያቱም በበጎ ጊዜ ስራዎችን በምንሰራበት ጊዜ የአእምሮ እርጋታን እንዲሁም እረፍት እናገኛለን። የሌሎችን ሰዎች ደስታ እናገኛለን። የበጎ አድራጎት ስራዎችን በመስራት የተለያዩ የማህበረሰብ ክፍሎችን ማገዝ እንችላለን። እንዲሁም የበጎ አድራጎት ስራዎች መስራት ለሀገራችን፤ ለአካባቢያችን እንዲሁም ለጎረቤቶቻችን ጥሩ ነገር አዎንታዊ ጠቀመታ ይሰጣል።

በእጅ መጻፍ በጣም እወዳለሁ። ምክንያቱም በአጭር ደቂቃ ውስጥ ብዙ ሀሳቦችን በማፍለቅ በፍጥነትና በቅልጥፍና መጻፍና ሀሳቤን ማስፈር ስለምችል በእጅ በምጽፍበት ጊዜ በጣም ደስ የሚል እርካታና ደስታ ይሰማኛል። በእጄ ብዙ ጊዜ የእለት ከእለት እንቅስቃሴዎችን በግል ማስታወሻ ላይ እጽፋለሁ። በተለይም ደግሞ የትንንሽ ኖትቡኮችን በእጅ የሚያዙትንን ስክሪቢቶና ወረቀትን በማገናኘት በቀላሉ ሀሳብን ለማስተላለፍ ስለሚጠቅም በተቀመጥኩበት ስክሪፕቶን ከወረቀት ጋር በማገናኘት ሀሳብን ለማስፈር ስለሚጠቅም በእጄ ብዙ ጊዜ በመጻፍ ሀሳቤን እገልጻለሁ።

እኔ መናገር የምችላቸው ሁለት አይነት ቋንቋዎች ናቸው እነሱም አማርኛና እንግሊዘኛ። አማርኛን በቤተሰብ የወረስኩትና የእናት አባት ቋንቋ ሲሆን ከልጅነቴ ጀምሮ አፍ የፈታውበት ቋንቋ አማርኛ ሲሆን። እንግሊዘኛ ደግሞ በመማር በትምህርት ቤት ጊዜ ያገኘሁት የቋንቋ አይነት ነው። ስለዚህ እኔ የምችላቸው የቋንቋ አይነቶች ሁለት አይነት ናቸው። እነሱ እዚህም በመጻፍ በኩልም በሁለቱም ቋንቋዎች መፃፍና ማንበብ እችላለሁ። በአማርኛ በአብዛኛው ማህበረሰብ ጋር መግባባት እችላለሁ እንግሊዘኛ ከሚችሉት ጋር በእንግሊዘኛ ቋንቋ በማውራት የመግባባት አቅሙ አለኝ። ስለዚህ ሁለት አይነት ቋንቋዎችን እችላለሁ ማለት ነው

ቀዝቃዛ የአየር ሁኔታ በጣም እወዳለሁ ምክንያቱም እኔ የሚመቸኝ በጣም ያልቀዘቀዘና ቅዝቅዝ ያለ አየር። ከበጋ እስከ ክረምት በጣም ለቆዳየ ተስማሚና ሁሌ ቆዳዬን ለስላሳና ምቹ ያደርገኛል ለጤናዬም በጣም ተስማሚ የሆነ ቅዝቃዛ የአየር ሁኔታ ነው። ስለዚህ ቅዝቃዛ የአየር ሁኔታን በጣም ከመውደዴ የተነሳ ቅዝቀዜ ባለባቸው አካባቢዎች ረዘም ያለ ጊዜ የመቆየት ፍላጎት አለኝ። ስለዚህ ቀዝቃዛ የአየር ሁኔታን በጠም አብዝቼ እወዳለሁ። በጤን ለጤንነቴም በጣም አሪፍ እና የስፖርት እንቅስቃሴም ለመስራት በጣም የሚመቸኝ የአየር ሁኔታ ቀዝቃዛ የአየር ቀዝቃዛ አየር ነው። ስለዚህ ቀዝቃዛ የአየር ሁኔታ በጣም ይመቸኛል ማለት እችላለሁ

ጊዜዬን በደንብ አስተዳድራለሁ ምክንያቱም ጊዜን የምትጠቀመው እቅድ በማውጣትና አመታዊ እቅድ ከአመቱ እቅድ የተቀዳ ወርሃዊ እቅድ ከወርሃዊ እቅድ የተቀዳ ሳምንታዊ እቅድ በማውጣት ጊዜዬን በአግባቡና በደንብ በማስተዳደር በኩል የራሴን የጎላ ሚና እጫወታለሁ። ምክንያቱም ጊዜን በደንብ ማስተዳደር ለውጤት ለስኬትና ለተለያዩ ስራዎችን በቀላሉ ለመከወንና ለመጨረስ ስለሚጠቅም ስኪ ጊዜን በቅድ በማስተዳደር እየተጠቀሙ እገኛለሁ። የስራ ጊዜ የእረፍት ጊዜ የቤተሰብ ጊዜ እና ሌሎቹንም የጊዜ ደንቦችን በደንብ አርጎ በእቅድ በማዘጋጀት ጊዜዬን በደንብ አስተዳድራለሁ። ስለዚህ ጊዜን ማስተዳደር በጣም አስፈላጊና ውጤታማ የሆነ የህይወትን ጉዞ ለማድረግ ጠቃሚ ስለሆነ ጊዜን ማስተዳደር አስፈላጊ ነው የሚል ሀሳብ አለኝ።

አዎ የቪዲዮ ጥሪ አደርጋለሁ ምክንያቱም ዘመኑ የቴክኖሎጂ ስለሆነ ቴክኖሎጂን በመጠቀም የተለያዩ በቪዲዮ ሌላ ቦታ ካለ ወዳጅ ዘመድ ጓደኛ ቤተሰብ ጋር በቪዲዮ ጥሪ አማካኝነት የተለያዩ ሀሳቦችን እንለዋወጣለን። ስለዚህ የቪዲዝዮ የቪዲዮ ጥሪ በዘወትር ከማድረጋቸውና ከምከውናቸው ተግባራቶች መካከል አንድ ነው አንዱ ነው። ስለሆነም የቪዲዮ ጥር በማድረግ በዩቲዩብ ከየት ሰው ጋር ፊስ ቱፌስ ወይም ደግሞ ፊት ለፊት እየተያየን ሀሳብን በመግለጽና በመለዋወጥ ሀሳቦችን በማስተላለፍ ጊዜ በቪዲዮ ጥሪ አደርጋለሁ። ማለት ነው።

የምወደው የዳቦ አይነት ከስንዴ የተዘጋጀና በምጣድ የተጋገረ ሆኖ ወደ ስምንት ባምባሻ መልኩ የተጋገረ ዳቦ በጣም ይመቸኛል በጣም ይጣፍተኛል በተለይ ዳቦ በሻይ አድርጎ መመገብ በጣም ከሚያስደስቱና ከምወደው የአይነት የምግብ አይነት ውስጥ ይመደባል። ስለዚህ ዳቦ በህይወታችን ላይ ሀይልን ከሚሰጡን የምግብ አይነቶች አንዱ ስለሆነ ዘወትር በቁርስ ሳዓት ዳቦ በሻይ አዘውትሬ እመገባለሁ። ስለዚህ ዳቦ በጣም የምወደውና ዘወትር ጠዋት በሻይ ጋር በማድረግ ለቁርስነት የምመገበው እንዲሁም ዳቦን የተለያዩ ምግቦች ማባያ በማድረግ የምመገበው የምግብ አይነት ዳቦ ነው

ብዙውን ጊዜ የኔ ምርጫ በቤት ውስጥ መሆን ነው ምክንያቱም በቤት ውስጥ መሆን የበለጠ ሰላም ይሰጠኛል ያረጋጋኛል ሀሳቤን ሰብስቤ የተለያዩ ስራዎችን እንድሰራ ጊዜ ይሰጠኛል። ውስጥ መሆን በጣም ምቾት ከሚሰጠኝና ሀሳቤን ሰብሰብ አድርጌ ከቤተሰቤ ጋር ጊዜ ለማሳለ ለማሳለፍ ከምጠቀምባቸው ውስጥ አንዱ በቤት ውስጥ ማሳለፍ ነው። ስለዚህ በውጭ ከመሆን ይልቅ በቤት ውስጥ ጊዜዬን ማሳለፍ አብዛኛውን ጊዜ እመርጣለሁ። እኔ የምወጣው ወደ ውጭ ብዙዉን ጊዜ ለስራ ጉዳይ ካልሆነ በስተቀር ለተለያዩ ነገሮች ወደ ውጭ መውጣት ፍላጎቱ የለኝም። አብዛኛውን ጊዜ ማሳለፈው በቤት ውስጥ ከቤተሰብ ጋር ጊዜ በማሳለፍ ስራዎችን በመስራት በማንበብ የተለያዩ የቤት ውስጥ ስራዎችን በማከናወን አሳልፋለሁ

የአካባቢዬ ገበያ ከቤቴ በቅርብ ርቀት ቢያንስ እስከ በአንድ ኪሎ ሜትር ርቀት ውስጥ የሚገኝ ሲሆን የተለያዩ ነገሮች ይሸጡበታል ከእነዚህ መካከል ሽንኩርት ድንች አትክልት ነገሮች ሽንኮራ አገዳ ዶሮ ቅቤ የተለያዩ ሸቀጣ ሸቀጦዎች ልብሶች ጫማዎች የመሳሰሉ ነገሮች የሚሸጥበትና ሰፋ ያለ እንጨት እንደ እንጨት ያሉ ነገሮች የተለያዩ መጠጦች የሚሸጥበት እንዲሁም ደግሞ በርካታ ሰው የሚገበያይበት በየሳምንቱ ሁለት ቀን ማለትም ማክሰኞና ቅዳሜ ደማቅ የገበያ ግብይቶቼ የሚካሄዱበት በርካታ ሰዎች የሚሄዱ የሚመጡበት የሚገበያዩበት ደማቅ ገበያ ነው። ይህ ገበያ በቡሬ ከተማ የሚገኝ ሲሆን በጣም ደማቅና በርካታ ግብይቶች የሚፈጸምበት የገበያ አይነት ነው። ስለዚህ ገበያው